በእጅ የሚሰራ ስራ ታደርጋለህ ወይ? አዎ አደርጋለሁ እለብሳለሁ እጠቀማለሁ አሁን ለምሳሌ በእጅ የሚሰራ ማለት የእጅ የእጅ ሙያ እሚሰራ ማት ለምሳሌ። በእጅ የሚሰሩ ስራዎች ለምሳሌ ቅርጻ ቅርጽ። የልብስ አሁን ለምሳሌ ልብስ በ ኪሮስ እሚሰሩ ልብሶች አሉ እንጨቶች የእንጨት ባለሙያዎች እሚሰሩት ወንበር ምናምን አለ እንደገና ጌጣጌጥ አለ በእጅ የሚሰራ አለ ሌላም ነገሮች አሉ። እነዚህን ልሰራ እችላለሁ እና እጠቀማለሁ ማለት ነው። በእጅ የሚሰራ ደስ ይላል ቀላል ናቸው ለአለባበስ ምቹ ናቸው። ይሄ ደግሞ ቀለል ያሉ ነገሮችን መልበስ ስለሚያስደስተኝ አደርጋለሁ ማለት ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ ይሄ ጥሩ ጥያቄ ነው። ቅዳሜ ጠዋት ላይ እንደማንኛውም ሰው ትንሽ ረፋድ። አድርጌ መነሳትን እመርጣለሁ ሳምንቱን በሙሉ በስራ ተወጥሬ ስለከረምኩ ሶ የቅዳሜን ጠዋት እንቅልፍ ልዩ ጣም አለው። የቤት ውስጥ ስሮችን አብዛኛውን ጊዜ ቅዳሜ ነው የምጀምረው። ሳምንቱን ሙሉ የተጠራቀሙ የቤት ውስጥ ስራዎችን በማከናወን ነው። ልብስ ማጠብ ቤት ማጽዳት ለቀጣዩ ሳምንት የሚያስፈልጉ ነገሮችን ማሟላት የቅዳሜ ጠዋት ዋና ተግባሮች ናቸው ማለት ነው። እንደገና ደግሞ ገቢያ አወጣለሁ ከሰአቱ በኋላ ደግሞ ወደ ገቢያ እወጣለሁ ትኩሳት አትክልቶች ፍራፍሬዎችን ለቤት የሚያስፈልጉ ቁሳቁሶችን መግዛት ደስ ይለኛል። በገበያ መሃል የሚኖረው ግርግር የሰዎች እንቅስቃሴ የህይወትን ትረታ የሚያሳይ ስለሚመስለኝ ደስ ይለኛል። ምሽቱን ደግሞ ከጓደኞቼ ጋር አሳልፋለሁ ካፌ ተቀምጠን ማኪያቶ እየጠጣን መጫወትን ወይም አንድ ላይ እራት መብላትን የሳምንቱ ድካም ያስረሳኛል ማለት ነው። እንደገና ደግሞ እሁድ የመንፈስ እረፍትን ቤተሰብን ጋር አብሬ አሳልፋለሁ ማለት ነው። አሁን ደግሞ ከቅዳሜ ልቅ ለየት ያለና ሰላምና ሰጥታ አለው። ይህ ቀን ለኔ የመንፈስ እረፍትህ ነው የማገኝበት ቀን ነው። ያ አምልኮና የጸሎት ጊዜ ብዙዎች እንደምናደርገው እሁድ ጠዋት ቤተክርስቲያን በመሄድ መንፈሳዊ ጥንካሬን የምናገኝበት ጊዜ ነው። ቅዳሴን እናስቀድሳለን የቅዳሴው ድምጽና የእጣኑ መዓዛ ልዩ የሆነ ውስጣዊ ሰላም ይሰጣል። የቤተሰብ ንስሃ እንመላለን ከቤተሰብ ጋር በመሆን እንደገና ደግሞ ከቤተክርስቲያን መልስ ቤተሰብ ተሰባስቦ የሚያደርገው ምሳ። የእሁድ ትልቁ ድምቀት ነው። እንደ ዶሮ ወጥ ያሉ ሀገር የባህል ምግቦች ተሰርተው በትልቅ ማዕድ ዙሪያችን ተቀምጠን ተሰበስበን ስንበላ ስንጎራረስ። ፍቅርንና ድነትን ያጠናክራል ማለት ነው። እንደገና ደግሞ የቡና ስነ ስርዓት። ከምሳ በኋላ ያለው የቡና ስነ ስርዓት ደግሞ አይረሳም። የቡኖ መፍላት ይፈንድሸው ቆሎ ዳቦ ቆሎ ዳቦ የቤተሰቡ ጨዋታ ቀኑን ሙሉ። ያስደስታል እንደገና ህፃናት ሲዘሉ ማየት ሲጫወቱ ማየት። ከስራ እረፍት ሁሉም ሰው ላይ የሚገናኝ የሆነ አሪፍ የሆነ የቤተሰብ ጊዜ እናሳልፋለን ማለት ነው። በእሁድ እንደገና ደግሞ ለአንድ ወደ እሁድ ደግሞ ለሰኞ እንዘጋጃለን ከሰአት በኋላ ግን ቀስ በቀስ ወደ ሰኞ የስራ መንፈስ እመለሳለሁ። የሚቀጥለውን ሳምንት እቅድ አወጣለሁ። የሚለበሱ ልብሶችን አዘጋጃለሁ። የቀረኝን ሰዓት መጽሐፍ ማንበብን አሳልፋለሁ በአጠቃላይ ቅዳሜ እና እሁድ ልኔ ደግሞ ሀይል የምሰበስባቸው ከምወደው ሰዎች ጋር የምንገናኝባቸው ለራሴ ጊዜ የምሰጥበት ውድ ቀናት ናቸው ማለት ነው። ይሄን ይመስላል

ሌሎች ማስተማር ትችላለህ ወይ? ማለት እንግዲህ መጀመሪያ እውቀትህን ማካፈል ማለት መረጃን መደርደር ብቻ ሳይሆን የተማሪ ልብ መንካትና የተሻለ ሰው እንዲሆን መርዳት እንዲሆን አምናለሁ መምህርነት ትልቅ ሀላፊነት ያለበት የቅዱሳን ሙያ ነው። እስከዛሬ እንደ አንድ መምህር የህይወትና ስኬትና የእውቀት አስፈላጊነት በተመለከተ አንዳንድ ነገሮችን ማለት እከፍላ እፈልጋለሁ ብዙ ጊዜ ሰዎች እውቀትና ጥበብን አንድ ያደርጋችኋን ነገር ግን ልዩነት አላቸው። እውቀት መረጃ ማጠራቀም ሲሆን ጥበብ ግን ያንን መረጃ መቼ የትና እንዴት መጠቀም እንዳለብን ማወቅ ነው። አንድ ተማሪ መጽሐፍትን በማንበብ ብቻ አዋቂ ሊሆን አይችልም። ነገር ግን ያነበበውን ለወገኑ ለሀገሩ ለጓደኛው እንዲሁም ለዙሩ ያሉ ሰዎች ጥቅም ላይ ከዋለው ጥበብ ጎሎታ ካላዋለው ጥበቡ ጎድሎታል ማለት ነው። ስለዚህ ሁል ጊዜ ስትማር ይህ ለህይወቴ ምን ይጠቅማል ብለህ ጠይቅ። አንዳንዴ ደግሞ ምንድነው ንባብ ለአእምሮ ምግብ ነው። አንድ ሰው ሳይመገብ አካል ጥንካሬ ማግኘት እንደማይችል ሁሉ ሳያነብ የአእምሮ ብስለት ሊኖር አይችልም። መጽሐፍትን ስታነብ ከአለም ታላላቅ ሶስት ጋር እንደ መመካከር ይቆጠራል እነሱ ለአማታት የደከሙበትን የተማሩትን ትምህርት አንተ በጥቂት ሰዓታት ንባብ ታገኘዋለህ። ስለዚህ በቀን በያንስ ለሰላሳ ደቂቃ ለማንበብ ጊዜ መመደብ አለብኝም ስለ አለም ያለን አመለካከት ያሰፋልናል ማለት ነው። እንደገና ደግሞ ጊዜን አጠቃቀም ምን አለ ከጊዜ ከወርቅ ይበልጣል? ወርቅ ቢጠፋ ሊገዛ ይችላል ጊዜ ግን አንዴ ካለፈ አይመለስም። ስኬታማ ሰዎችን ካላዋለው ጥበቡ ጎድሎታል ማለት ነው። ስለዚህ ሁል ጊዜ ስትማር ይህ ለህይወቴ ምን ይጠቅማል ብለህ ጠይቅ። አንዳንዴ ደግሞ ምንድነው ንባብ ለአእምሮ ምግብ ነው። አንድ ሰው ሳይመገብ አካል የጥንካሬ ማግኔት እንደማይችል ሁሉ ሳያነብ የአእምሮ ብስለት ሊኖር አይችልም። መጽሐፍትን ስታነብ ከአለም ታላላቅ ሶስት ጋር እንደ መመካከር ይቆጠራል። እነሱ ለአማታት የደከሙበትን የተማሩትን ትምህርት አንተ በጥቂት ሰዓታት ንባብ ታገኘዋለህ። ስለዚህ በቀን መያዝ ለሰላሳ ደቂቃ ለማንበብ ጊዜ መመደብ አለብኝም ስለ አለም ያለን አመለካከት ያሰፋልናል ማለት ነው። እንደገና ደግሞ ጊዜን አጠቃቀም ምን አለ ከጊዜ ከወርቅ ይበልጣል? አይኖርም ማለት ነው። እንደገና ደግሞ ስነ ምግባርና ክብርን በተመለከተ እውቀት ብቻውን ዋጋ የለውም። ከስነ ምግባር ጋር ካልተቀላቀለ የተማረ ሰው ስልጡን ትሁትና ሰውን አክባሪ መሆን አለበት። ትህትና የጥበብ መጀመሪያ ናት። ሌሎችም አዳመጥ ተማር ምክንያቱም ካንተ ካነሰ ሰው እንኳን የምትቀስሙው አዲስ ነገር ሊኖር ይችላል። ታላላቆችን አክብር ታናናሾቹን ውደድ በህይወትህ የምታገኘው ትልቁ ሀብት የሰዎችን ፍቅርና ክብር ነው። ሁል ጊዜ ሌሎችን ለመምሰል አትሞክር። ፈጣሪ እያንዳንዱን ሰው የራሱ የሆነ ልዩ ተሰጥኦ ሰጥቶት የፈጠረው ያንተ ጥንካሬ ምንድነው? ምን ሌሎችም አዳመጥ ተማር ምክንያቱም ካንተ ካነሰ ሰው እንኳን የምትቀስሙ አዲስ ነገር ሊኖር ይችላል። ታላላቆችን አክብር ታናናሾቹን ውደድ በህይወት የምታገኙት ትልቁ ሀብት የሰዎችን ፍቅርና አክብር ነው። ሁል ጊዜ ሌሎችን ለመምሰል አትሞክር። ፈጣሪ እያንዳንዱን ሰው የራሱ የሆነ ልዩ ተሰጥኦ ሰጥቶት የፈጠረው ያንተ ጥንካሬ ምንድነው? ምን አይኖርም ማለት ነው። እንደገና ደግሞ ስነ ምግባርና ክብርን በተመለከተ እውቀት ብቻውን ዋጋ የለውም። ከስነ ምግባር ጋር ካልተቀላቀለ የተማረ ሰው ስልጡን ትሁትና ሰውን አክባሪ መሆን አለበት። ትህትና የጥበብ መጀመሪያ ናት። ሌሎችም አዳመጥ ተማር ምክንያቱም ካንተ ካነሰ ሰው እንኳን የምትቀስሙ አዲስ ነገር ሊኖር ይችላል። ታላላቆችን አክብር ታናናሾቹን ውደድ በህይወት የምታገኙት ትልቁ ሀብት የሰዎችን ፍቅርና አክብር ነው። ታደርግ ሲላን የሚለው ራስህን ጠይቅ? ራስህን መንገድ ስትከተልና በራስ ስትተማመን እውነተኛ እንደስታ ታገኛለህ። ራስህን ማወቅ ከሁሉም በላይ የሆነ እውቀት ነው። ልጄ ሆይ

መዝሙር ትወዳለህ ለሚለው? መዝሙር በጣም ነው የምወደው ግን መጀመሪያ መዝሙር በጣም ነው የምወደው መዝሙር ለኔ የነፍስ ምግብ የልብ መረጋጋት እና ከፈጣሪ ጋር የምንገናኝበት ድልድል ነው። እንደ አንድ የቅርብ ጓደኛ ወይም እንደ አንድ ቤተሰብ አባባል ስለመዝሙር ያለኝ ስሜትና መዝሙር በሰው ልጆች ላይ ያለውን እንትን ስናገር መጀመሪያ መዝሙር የነፍስ ቋንቋ ነው። መዝሙር ተራ ዜማ ወይም ግጥም አይደለም የሉቀንም የሰው ልጅ በቃላት ሊገለጽ የማይችል ጥልቅ ስሜት ለፈጣሪ የሚያቀርብበት ልዩ መንገድ ነው። ህይወት አንዳንዴ ትከብዳለች አንዳንዴም ደግሞ በደስታ ትመላለች በእነዚህ ሁሉ አጋጣሚዎች መዝሙር አእምሮ አለ ማለት ነው። በጭንቀት ጊዜ ሰው ተስፋ ሲቆርጥና መንገዱ ሁሉ ሲጨልምበት አንዲት ዝግ ያለች መዝሙር በውስጣችን ትልቅ ብርሃን ትፈጥራለች አይዞህ ብቻህን አይደለም የሚል መልእክት ታስተላልፋለች። ብዙ ጊዜ በጭንቀት ተውጠህ መጸለይ እንኳን በሚያቅተህ ምን ጊዜ መዝሙር ያለብህ ትርታ ተከተው ይጸልዩልናል ማለት ነው። እንደገና ደግሞ በደስታ ጊዜ የምስጋና መዝሙሮች ደግሞ በህይወታችን ለተደረግልን መልካም ነገር ሁሉ እውቀትን የምንሰጥባቸው ናቸው። በደስታ ልንዘምር እንችላለን በደስታ ስንዘምር ደስታችን ራሱ እጥፍ ነው የሚሆነው ማለት ነው። ደግሞ የመዝሙር አይነቶች መዓዛቸው ብዙ ነው። እንደ ኢትዮጵያ ስናየው በኢትዮጵያ መዝሙር የራሳቸውን የሆነ ልዩ እና መዓዛ አላቸው በቤተክርስቲያን ውስጥ የሚሰሙት የቅዱስ ያሬድ ዜማዎች የመላእክት ድምጽ ይመስላሉ። ያ በገና ያጸናጸኑ ያ ከበሮ ሲመታ የሰው አእምሮ ከዚህ ምድር አለም ወጥቶ ወደ ሰማያዊ መንግስት የሄደ ያህል ይሰማዋል። በሌላ በኩል ዘመናዊ መዝሙሮች ደግሞ በወጣት ልብ ውስጥ መንፈሳዊነትን ለመዝራት ትልቅ ሚና ይጫወታሉ። ግጥሞቻቸው የህይወት ፈተናዎች የሚዳስሱት ዜሞቻቸው ደግሞ ልብን የሚነኩ ናቸው። እኔ በግሌ ድሮ መዝሙሮች በጣም እወዳለሁ ምክንያቱም በውስጣቸው ትልቅ የሆነ መንፈሳዊ ተሞክሮና ትህትና ይነበባል ማለት ነው። እንደገና ደግሞ መዝሙር በቤት ውስጥ ያለው ጠቀሜታ በዚህ ጉዳይ ደግሞ ቤታችን ውስጥ መዝሙር ሲከፈት የቤቱ ድባብ ይቀየራል። ጭቅጭቅና ንዝንዝ ጠፍቶ ሰላም የሰፈና እናቶች ጠዋት ተነስቶ ስራ ሲጀምሩ መዝሙርው የሚከፍቱት ዝም ብሎ ሳይሆን ቀኑ የተባረከ እንዲሆን ስለሚፈልጉ ነው። እኔ እንደማስበው መዝሙር መዘምር ወይም ማዳመጥ የሚከተሉተቶችን ጥቅም አሁን የሚዘረዝራቸው ጥቅም ይኖራቸዋል ማለት ነው። አንደኛው አእምሮን ያሳርፋል ከአለም ጫጫ ታርቀን ለጥቂት ደቂቃዎች ቢሆን ውስጣዊ ሰላም እንድናገኝ ይረዳናል። ሁለተኛ ደግሞ ተስፋን ያድሳል ነገ የተሻለ የሆናን የሚል እምነት በውስጣችን እንዲሰርጽ ያደርጋል። ሶስተኛ ደግሞ ፍቅርን ያስተምራል አብዛኛው መዝሙሮች ስለ ይቅርታ ስለ ትህትናና ስለ ሰው መውደድ የሚሰብኩ በመሆናቸው የተሻለ ስብዕና እንዲኖረን ያደርጋል ማለት ነው። መዝሙር አሁን መዘምር ወይስ? ማዳመጥ አሁን ሁለቱ ደስ ይላል ማዳመጥ ሌላ ሰው ከአሳለፈንው መንፈሳዊ ጉዞ እንድንማር ሲያደርግ መዘመር ግን የራሳችንን የውስጥ ስሜት አውጥተን እንድንገልጽ ይረዳናል። ድምፃችን ያምራል አያምርም የፈጣሪ የምናቀርበው ዜማ ከልብ ከሆነ ተቀባይነት አለው። መዝሙር የልብ ጩኸት ነውና ማለት ነው። ወዳጄ ሆይ አንተ በህይወት ውስጥ የመዝሙር ቦታ እንዲኖርህ አበረታታለሁ ይላልና ማለት ነው። በምንጓዝ በጊዜ በምንሰራ በጊዜ ወይም ብቻ አንስቶን መዝሙር አብሮ ይሆናል ማለት ነው። መዝሙር ስናስብ ደግሞ ስለ ኢትዮጵያ አድርገው የቤተክርስቲያን መንፈሳዊ መዝሙሮች ስለ በገና ዝማሬ አለማንሳት አይቻልም። በገና የነቢዩ ዳዊትም መሳሪያ እንደመሆኑ መጠን ድምፁ በጣም ረግቶና ሰክኖ ወደ ውስጥ ማንነት እንድትመለከት ያደርግሃል። በገና ሲደረደር የሚወጣው ያ ጥልቅ ድምጽ አንተ ሰው የት? ነህ የሚል ጥያቄ በውስጥህ የሚጪር ይመስላል። በሰላማዊ ጩኸት ለደከሙ አእምሮአችን የበገና መዝሙር እንደ ቀዝቃዛ ውሃ ነው ማለት ነው። እንዲሁም በመዝሙር ውስጥ ያሉት ግጥሞች የራሳቸውን ትልቅ ፍልስፍና አላቸው። ብዙ ጊዜ መዝሙሮች የሚነግሩን ስለ ህይወት አላፊነት ስለ ፈጣሪ ቸርነትና ስለ ሰው ልጅ ድካም ነው። እነዚህ ግጥሞች በትክክል ስናዳምጣቸው በምድር ላይ እያለን ላጪር ጊዜ መሆኑን ከቁሳ ከቁሳቁሳውይ ይልቅ ለነፍሳችን ሰላም ቅድሚያ መስጠት እንዳለብን ያስገነዝበናል ማለት ነው። የመዝሙር ሌላው ውበቱ ደግሞ በህብረተሰቡ መዘመሩ ነው። ቤተክርስቲያን ውስጥ ወጣቱ ሽማግሌው ህፃናት በአንድ ድምጽ ሃሌሉያ ብለው ሲዘመሩ ያ የሚፈጠረው አንድነት። ፍቅር ወደር የለውም። ይሄ አንድነት ለቤተሰብ ወይም ለቤተሰብ በቤተሰብ ውስጥ ሊደገም ይችላል። ለምሳሌ በዓላት ሲመጡ ቤተሰብ በአንድ ላይ ሆኖ መዘመር በልጆቻቸው አእምሮ ውስጥ የማይረሳ ትውስታ ይቀሰቅሳል ማለት ነው። በአጠቃላይ መዝሙር ለቆሰለች ነስ መድሃኒት ነው። ለጨለመበ መንገድ መብራት ነው። ለተቸገረ ልብ አጽናኝ ነው። ስለዚህ መዝሙር መዘመር እወዳለሁ። ሁሉም ሰው ደስ ይለዋል በየሃይማኖቱ ሊዘምር ይችላል ማለት ነው።

ሰዎችን እንዴት ታስተዋውቃለህ? ሰዎችን ማስተውቅ ማለት እንደዚህ ስም መጥራት ብቻ አይደለም ይልቁንም በሁለት ባላወቁ ባልታወቁ በማይታወቅ ሰዎች መካከል ድልድይ መገንባት እና አዲስ ወዳጅነት እንዲፈጠር በር መክፈት ነው። እንደ አንድ የቅርብ ጓደኛ ሰዎች እንዴት በብልሃት በክብር እንዴት እንደሚስተዋውቁህ ይሄን መንገር። ሰዎች ከማስታወቂያ በፊት ያለበትን ሁኔታ ማስተዋል አለብን በስራ ቦታ በሀዘን ቤት በሰርግ ወይም በምንገድ ላይ ሚደረጉት ትውቆች የየራሳችው ስርዓት አላቸው። ለምሳሌ ካፌ ውስጥ እስኪ ላስታውቃችሁ ብለህ ቀለል ባለ መንገድ መጀመር ትችላለህ። በስራ ቦታ ትንሽ ከበድ ያለና ክብር የጠበቀ አገላለጽ መጠቀም ይመረጣል። ከስራዬ ባልደረባየ ከእከሌ ጋር እንድትታዋወቅ እፈልጋለሁ እንደማለት ማለት ነው። እንደገና ደግሞ ይህ በጣም ወሳኝ ነጥብ ነው ማለት የማንቀድምነት ስላት ማለት ነው። በባህላችንም ሆነ አቀፍ ስራ ታናሽ እናት ለታላቅ ወንድ ና ለሴት ወይም የስራ ደረጃ ዝቅ ያለን ከፍ ላለማስታወቅ የተለመደ ነው። ለምሳሌ እናትህንና ጓደኛ ካልን መጀመሪያ ለእናቴ ነው። ጓደኛዬን የማስታውቀው እናቴ አለም። እናት አለም ይሄ ጓደኛዬ ዮናስ ይባላል። ዮናስ ይህቺ ደግሞ እናቴ ወይዘሮ እከሌ ናቸው። በማለት ክብር መስጠት ይገባል። እንደገና ደግሞ ከስም ባለፈ መረጃ መስጠት ለምሳሌ ሰዎች ስም ብቻ ከተነገራቸው ጨዋታውን ለመቀጠል ሊቸገሩ ይችላሉ። ለዚህም ስለ እያንዳንዱ ሰው ትንሽ መረጃ ማዕከል ትልቅ ብልሃት ነው ማለት ነው። ለምሳሌ ዮናስ ይቺ ጓደኛዬ ሳምራዊት ትባላለች እንደ አንተ መጻፍ ማንብበ በጣም ትወዳለች ሳምራዊት ዩናስ ደግሞ በቅርቡ ስለ ኢትዮጵያ ታሪክ አዲስ ጥናት አሳትሟል። እንዲህ ስታደርግ ሁለት ሰዎች የሚያወሩበት ርዕስ በቀላሉ ይገናኛል ማለት ነው። አንተ በሁለቱም ያለውን ቆይታ አሳመርከው ማለት ነው። እንደገና ደግሞ የአካል እንቅስቃሴ እና ስሜቶቹን ውስጥ ስታስታውቃቸው ፊት በፈገግታ የተሞላ መሆን አለበት። አይን ለአይን መታየት እጅ ለእጅ መጨባበጥ ሁኔታው የሚፈቅድ ከሆነ ማለት ነው ትርጉም ትልቅ ትርጉም አለው። ሰዎች እጅ ለእጅ ሲጨባበጡ አንተ በመካከላቸው ሆነህ በትህትና መመልከት አለብህ ከአንድ ወገን አንድ ስትመለከት በጠቋሚ ጣትህ ከመጠቀም ይልቅ እጅ በመዘጋት ማሳየት የበለጠ ጫዋነት ነው። እንደገና ስም እንዳይጠፋብህ ጥንቃቄ ማድረግ ብዙ ጊዜ ሰዎችን ስናስተዋውቅ ስም ሊጠፋብን ይችላል እኔ ካጋጠመህ አትደንግጥ ይቅርታ ስምህን ለጥቂት አምጦኝ ነው። ብሎ በትህትና መጠበቅ ይሻላል። በስህተት ሌላ ስም ከመጥራት ይልቅ እውነቱን መናገር ይከበራል ማለት ነው። ምክንያቱም ሁላችንም ሰው ነንና እንዘነጋለን ማለት ነው። የአሁን ሰዎችን ስናስተዋውቅ የምናገኘው ጥቅም አለ ምንድን ነው? ሰዎችን ማስተዋወቅ አንተ እንዳገናኘህ። ያደርጋሃን ሰዎች በአንተ ምክንያት ሲስተዋውቁ ሲደጋገፍ አብረው ሲሰሩ ማየት ትልቅ ደስታ ይሰጣል። እንደገና ደግሞ አዲስ እድሎችን ይፈጥራል በአንተ ምክንያት የተዋወቁ ሰዎች የስራ እድል ይፈጥሩ ወይም ትልቅ የህይወት አጋር ሊሆን ይችላሉ። ለምሳሌ ስራ የለለውን ልጅ አንተ ስራ ካለህ ወይም ከአለቃ ጋር አገናኝተህ የተሻለ የስራ እድል ልትፈጥርለት ትችላለህ ማለት ነው። እንደገና ደግሞ እሱም እንትን ካለ የተሻለ እድል የስራ እድል ይፈጠርለታል እሱን በአንተ ምክንያት ስራ አገኘ። በአንተ ምክንያት ተደሰተ ማለት ነው ለሱም ላንተም የጋራ ጥቅም ነው ማለት ነው። እንደገና ደግሞ ማህበራዊ ግንኙነቶችን ያጠናክራል የማታውቃቸው ሰዎች ራሳቸው ሲስተዋውቁ ያንተ ማርያዊ ክበብ ይበልጥ ይጠናከራል ማለት አንተ ብዙ ሰው ታውቃለህ። ነገ አንተ ችግር ሲደርስ ብዙ ሰው ሊደርስልህ ይችላል። እንደገና ደግሞ አንተ ደስታ ስታገኝ ደስታን ከብዙ ሰዎች ጋር ልትካፈል ትችላለህ ማለት ነው። ማህበረሰቡ ግንኙነትን ታጠናክራለህ በዚህ ምናምን አላልክም። እንደገና ሰዎችን ማስተዋወቅ ማለት ሰዎችን የማክበር እና የመውደድ ጥበብ ነው። ሁልጊዜ ሰዎች በአንተ ፊት ምቾት እንዲሰማቸው ጥረት አድርግ። አንድ ሰው ስታስታዋውቅ ይሄ ሰው ለኔ ትልቅ ቦታ አለው የሚል ስሜት እንዲሰማው ካደረግክ አንተም በልባቸው ውስጥ ትልቅ ቦታ ይኖራሃል ማለት ነው። ይሄን ይመስላል እና ሀሳቤ ሰዎችን እንዴት ታስተዋውቃለህ የሚለው? በስነ ስርዓት በየቦታው እና በየጊዜው ይለያያል። ግን የሆነ ባክብረ ሰዎች ደስታ በሚሰማባቸው መልኩ ምቾት እንዲሰማቸው አድርጌ ላስታዋውቅ እችላለሁ ማለት ነው

ደብዳቤ መጻፍ ትወዳለህ? አዎ ደብዳቤ መጻፍ በጣም እወዳለሁ ደብዳቤ መጻፍ በቴክኖሎጂ ዘመን ለተዋጥኖ ለኛ እንደ ትልቅ የጥበብ በረከት ነው። አሁን ደብዳቤ መጻፍ ስላለውበት በስ በስለየኖቹ በውስጡ ስለኝ ፈጥሮ ስሜት በዝርዝር መናገር እወዳለሁ ማለት ነው። አንደኛ ደብዳቤ የልብ ትርታ ማረፊያ ነው በአሁኑ ሰዓት አጭር የጽሁፍ መልእክቶች ወይም የቴሌግራም መልእክቶች አለማችን ተወዛዝሮታል ነገር ግን ደብዳቤ የራሱ የሆነ ክብደት አለው። በወረቀት ላይ የምናስፍረው እያንዳንዱ ቃል ከልባችን ፈልቆ በእጃችን አልፎ በብእር በኩል ወረቀቱ ላይ ሲያልፍ ነፍስ ይዘራል ማለት ነው። ደብዳቤ መጽሐፍ ማለት ለሰከንዶች ብቻ የምናየው ሳይሆን ለዘመናት የሚቀመጥ የታሪክ ማህደር መፍጠር ነው ማለት ነው። የደብዳቤነቶች እና ለዛቸው የፍቅር ደብዳቤ አለን ለምሳሌ አሁን ይሄ የምናልባ ከሁሉ በላይ ጥልቅ ስሜት የሚገለጽበት መንገድ ነው። በአካል ለመናገር የምንፈራቸው የምንፈራቸው ወይም በቃላት ለመግለጽ የሚከብዱንን። ስሜቶች በደብዳቤ በምገባ እናስቀምጣቸዋለን አንዲት የፍቅር ደብዳቤ ደጋግማን ስናነባል ሁል ጊዜ አዲስ ስሜት ትሰጠናለሽ ማለት ነው። እንደገና ደግሞ የምስጋና ደብዳቤ አለ ለአንድ ለረዳነው ሰው ለወላጆቻችን ወይም እሱ ለረዳን ወይም ለቀድሞ መምህራችን የምንጽፈው የምስጋና ደብዳቤ ለተቀበዩ ትልቅ ክብር ነው። ስላደረክልኝ ነገር አመሰግናለሁ የሚል መልእክት በወረቀት ስፍሮ ሲደርሳቸው ያደረጉት መልካም ነገር ዋጋ እንዳሉ ይሰማችኋል። እንደገና ደግሞ የይቅርታ ደብዳቤ አለ አንዳንድ በንግግር መግባባት ሲያቅተን ስሜቶች ሲጋጩ ደብዳቤ መጽሐፍ። ለሰላም የሚሆን ትልቅ በር ይከፍታል ማለት ነው እንደገና ደብዳቤ ውስጥ ሀሳባችን ሳናቋርጥ በረጋ መንፈስና በትህትና ማስረዳት እንችላለን። እንዴት እንጽፈዋለን ወይም የመጽሐፉ ሂደት ማለት ደግሞ ደብዳቤ ለመጻፍ የምንመርጠው ቦታ የምንጠቀመው ብርና ወረቀት ራሱ የጥበብ አካል ጸጥ ያለ ቦታ መርጠን ጥሩ ስሜት ውስጥ ሆነን ስንጽፍ ሀሳባችን ይፈሳል ማለት ነው። ለተከበርከው ወዳጄ ወይም የልብ የመከታ ለሆንሽው እያልን በክብር ስንጀምር ገና ከጅምሩ ተቀበዩን ልብን ከፍታለህ ማለት ነው። በመሃል ደግሞ በደብዳቤ ውስጥ የለት ተለት ህይወታችን ናፍቆታችን እና ለወደፊት ያለን ምኞት እንናገራለን ማለት ነው። እንደገና ደግሞ በምርቃትና በጥሩ ምኞት ሁል ጊዜ የምወድ ጓደኛዬን ብለን ስንጨርስ ደብዳቤው ሙሉ ይሆናል ማለት ነው። የሚለዩት ደብዳቤ የሚለዩት ነገሮች ደብዳቤ የመጠበቅ ጉጉት አለው ፖስታ ቤት ሄዶ ደብዳቤን መጠበቅ ፖስቱን በጉጉት መቅደድ። የጸሐፊውን የእጅ ጽሁፍ መሄድ ልዩ ትስስር ፈጥራል ማለት ነው። የእጅ ጽሁፍ የሰው ማንነት ይገሳል የጓደኛዬ ጽሁፍ ስትየው ራሱ እሱ አጠገብህ ያለ ይሰማሃል ማለት ነው። ለምን ደብዳቤን? መጻፍ አለብን በዚህ ዘመን ደብዳቤ መጻፍ ለምን አስፈለገ ብለህ ብትጠይቀኝ? ትዝታ ትዝታን ያቆያል ከሃያ አመት በኋላ ስልካችን ላይ ያለ መልእክት ሊጠፍ ይችላል በሳጥን ውስጥ የተቀመጠ ደብዳቤ ግን ተገኝቶ ሊነበብ ይችላል ማለት ነው። እንደገና ትዕግስትን ያስተምራል ፈጣን ለሆነ አለማችን መረጋገጥ ይሰጠዋል። እንደገና ደግሞ ጥልቅ ግንኙነት ይፈጥራል ለሰዎች ያለንን ያለንን ዋጋ በዝርዝር እንድንነግራቸው እድል ይሰጠናል ማለት ነው። እና እንደገና ደግሞ ደብዳቤ መጽሐፍ ለግል ማንነታችንና እድገት ለአእምሮአችን መረጋጋት የሚሰጠው ጥቅም በቀላሉ የሚገመት አይደለም። በዘመናችን አለም ውስጥ የምንልከው እያንዳንዱ መልእክት በጣም አጭር እና አለን መጣው እሺ በሚሉ ቃላት የታጠረ ነው ይሄ ደግሞ ውስጣችን ያለውን ሰፊ ሀሳብ የመግለጽ አቅማችንን ያዳክማል ማለት ነው። ደብዳቤ ስንጽፍ ግን ቃላታችን በጥንቃቄ እንመርጣለን አረፍተ ነገሮች እናስተካክላለን ሀሳባችንም ቅደም ተከተል እንዲኖረው እናደርጋለን ይህን ሂደት ራሱ እንደ አንድ የአእምሮ እንቅስቃሴ ሆኖ ያገለግላል ማለት ነው። ሀሳብን በዝርዝር የምግለጽ ችሎታችን ከማሳደጉም በሌላ ውስጥ ስሜታችን አወጣን እንድንጽፍ ስለሚያደርግ ትልቅ የስነ ልቦና እረፍትን ይሰጠናል ማለት ነው። ደብዳቤ ልጅ የሚያደርገው ሌላው ነገር የመጠበቅ ጥበብ ነው በዛሬው ጊዜ መልእክት ልልካን በሰከንድ ውስጥ ምላሽ ካላገኘን እንበሳጫለን ደብዳቤ ግን መልሱ እስኪመጣ ድረስ በትግስት እንድንጠብቅ ያደርግናል ማለት ነው። ያ የመጠበቂያው ጊዜ ደግሞ ለተቀበለው ያለንን ፍቅር ናፍቆት ይበልጥ ያሳድገዋል ማለት ነው። ደብዳቤውን እጃችን ላይ ሲገባ የሚሰማን ደስታ ከድጅታል መልእክት ጋር ሲነጻጸር በፍጹም አይገናኝም ማለት ነው። ፖስታውን ስንከፍት የሚመጣው የወረቀቱ ሽታና የጸሀፊው የእጅ ጹፍ መውጣት መውረድ ግለሰቡን ያን ደብዳቤ ለመጻፍ የሰጠውን ጊዜ ትኩረት ያሳየን ማለት ነው

በስራ ቦታ ጓደኛ አለህ? በስራ ቦታ የሚመሰረቱ ጓደኝነቶች በህይወትህ ውስጥ ትልቅ ቦታ አላቸው። አብዛኛውን የህይወት ዘመናችንን በስራ ላይ እንደምናሳልፍ ስናስብ የስራ ቦታ ባሉ ጓደኛሞች ሁለተኛ ቤተሰቦቻችን ናቸው ቢባል ማጋነን አይሆንም ማለት ነው። እንደ አንድ ሰው አሁን ሀሳቤን ስገልጽ ማለት ነው መጀመሪያ የስራ ጓደኛ አስፈላጊነት። የስራ አንዳንዴ አሰልቺ አድካሚም ደግሞ አስጨናቂ ሊሆን ይችላል። በእንደዚህ አይነት ጊዜ አብሮ የሚስቅ የሚጫወት እና የሚያበረታታ ጓደኛ መኖሩን የስራውን ጫና ግማሽ በግማሽ ይቀንሷል ማለት ነው። መደጋግፍ አንዱ የስራ ጓደኛ በስራ ብዛት ስትወጠር ምን ላግዝ ብሎ ሲጠይቅ የሚሰማ እፎይታ ልዩ ነው። ሀሳብን ማጋራት በስራ ላይ የሚያጋጥም ተግዳሮቶችን የምታወያየውና መፍትሄ የምትፈልግለት የቅርብ ሰው ማግኘት ለሙያዊ እድገት በጣም ጠቃሚ ነው ማለት ነው። እንደገና ደግሞ የጓደኝነት አይነቶች በስራ ቦታ ሊለያዩ ይችላሉ ማለት ነው። የቡና ጓደኞች አሉ በእረፍት ሰዓት ቡና እየጠጣ ስለ ኳስ ስለ ፊልም ወይም ስለ ኑሮ የምታወራቸው ጓደኞች ናቸው እነዚህ ጓደኞች ለአጭር ጊዜ ቢሆንም ከአእምሮ ውጥረት እንድታርፍ ይረዱሀል ማለት ነው። እንደገናም ደግሞ አማካሪ ጓደኞች አሉ። ካንተ በስራ ልምድ የሚበልጡና ሁልጊዜ የተሻለ መንገድ የሚያሳዩ ጓደኛሞች ጓደኞች ናቸው እነሱ ካሳለፉት ስህተት እንድትማር ያደርጉሀል ማለት ነው። እንደገና ደግሞ የልብ ጓደኞች ከስራ ሰዓት መውጫ ቢሆንም የምትገናኛቸው በቤት ወይም በግልጽ ህይወት ውስጥ ያሉ ሚስጥሮች የምታካፍላቸው እውነተኛ ጓደኞች ናቸው ማለት ነው። የልብ ጓደኞች የሚባሉት ማለት ነው። እንደገና ደግሞ ከስራ ቦታ ጓደኝነት ስነ ስርዓት አለ ምንም እንኳን ጓደኝነት ደስ የሚል ቢሆንም በስራ ቦታ ግን የተወሰነ ጥንቃቄ ስነ ስርዓት ያስፈልጋል ማለት ነው። ሙያዊ ሙያዊነትን መጠበቅ ጓደኛሞች ስለሆናችሁ ብቻ የስራ ጥራትን ማጓደል ወይም አንዱ ሌላውን እንዲደብቅለት መጠበቅ ስህተት ነው። በስራ ሰዓት የስራ ጓደኛ ከስራ ሰዓት ውጭ ደግሞ የልብ ጓደኛ መሆንን መለማመድ አለብን ማለት ነው። ሚስጥር መጠበቅ በስራ ቦታ ስለ የሚሰሙ ወሬዎችን ወይም ሀሜቶችን አለማናፈስ ለጓደኛ ጥንካሬ ወሳኝ ነው ማለት ነው። ለጓደኝነት ለኔ የነገረኝን ለሌላም ይነግራል የሚል ጥርጣሬ ካገባ ጓደኝነት መፍረሱ አይቀሬ ነው። እንደገና ደግሞ እድል እድሎ አለማድረግ ሀላፊነት ላይ ካለህ ለጓደኛ በማዳላት ሌሎችን የስራ ባልደረቦችን ማስቀየም የለብህም ፍትሃዊ ለስራ ፍትሃዊ ታማኝ ሰላማዊ ሰው መሆን ወሳኝ ነው ማለት ነው። እንደገና ደግሞ በስራ ቦታ ጓደኝነት ሲሻክር አንዳንዴ በስራ ፉክክር ወይም በጥቅም ግጭት ምክንያት ጓደኝነት ሊሻክር ይችላል። እንዲህ አይነት ሁኔታ ሲፈጠር በሰለጠነ መንገድ መነጋገር እና ችግርን መፍታት ያስፈልጋል። በስራ ቦታ ጠብ መኖሩን ለስራ ውጤታማነት እንቅፋት ስለሚሆን ይቅርታ መባባል እና ወደ ቀድሞ ሰላም መመለስ ብልሃትነት ነው ማለት ነው። እንደገና በስራ ቦታ ያሉት ሰዎች አክብር ውደድ እንዲሁም ጓደኝነት አድርጋቸው ስራ የስራ ጓደኛ ካለ ሰኞ ጠዋት ወደ ስራ መሄድ አይከብድህም። ይልቁን በጉጉት ትጠብቀዋለህ በስራ ቦታ የምታፈረው መልካም ጓደኝነት ነገ ስራውን ብትለቅ እንኳን አብረው የሚቀጥሉ የህይወት ሀብቶች ናቸው ማለት ነው። እንደገና ደግሞ በተጨማሪም በስራ ቦታ የሚመሰረት ጓደኝነት ከግል ጥቅም እና ከስራ ግዴታ ባለፈ ለድርጅት ውጤታማነት ትልቅ አስተውጽኦ አለው። ሰዎች በስራ ባልደረቦቻቸው መልካም ጓደኛ ሲኖራቸው በስራቸው ላይ ያላቸው እርካታ ይጨምራል። ይህም በቀጥታ ምርታማነትን ያሳድጋል ማለት ነው። አንድ ሰው በስራው ደስተኛ ከሆነ አዳዲስ ነገሮችን ለመፍጠር ችግሮችን በጋራ ለመፍታት ያለው ተነሳሽነት ከፍተኛ ይሆናል ማለት ነው። ጓደኛሞች በሆኑ በሆኑ ሰዎች መካከል ያለው ግንኙነት ክፍት እና ግልጽ ስለሚሆን መረጃዎች በፍጥነት ይለዋወጣሉ ስህተቶች ሳይደባበቁ በየጊዜና እንዲታረሙ ይረዳል ይሄም የስራው አካባቢ ጤናማና ግልጽነትን የሰፈነበት እንዲሆን ያደርጓል ማለት ነው። ይሁን እንጂ በስራ ቦታ ጓደኝነት ስንመሰርት ተናጋሪነትን እና ተገቢነትን መለየት መቻል አለብን። በስራ ቦታ የሚወርወር ወሬዎችን ሀሜቶችን ጓደኝነትን ሊያፈርስ የስራ መንፈስ ሊበክኑ ስለሚችሉ ስለዚህ እውነተኛ የስራ ጓደኛ ማለት በሌለህበት የሚከላከልልህ ስህተት ስትሰራ በግልጽ የሚመክርህ ስኬትህን እንደራሱ ስኬት የሚቆጥርህ ሰው ነው ማለት ነው። በስራ ቦታ ፉክክር መኖሩ አይቀሬ ቢሆንም ያ ፉክክር ግን ጤናማና አንዱ ሌላውን የሚያሳድግበት ሊሆን ይገባል። እርስ በእርስ ከመቀናናት ይልቅ እሱ ከቻለ እኔም እችላለሁ የሚል መነሳሳት መደጋገፍ ለሁሉም እድገት መሰረት ነው ማለት ነው። በመጨረሻ የስራ ጓደኝነት ለማጠናከር ትንሽ ተግባራት ተግባራት ትልቅ ዋጋ አላቸው። ለምሳሌ በልደት ቀን እንኳን አደረሰ ማለት በተመሳሳይ ጊዜ ሲታመም መጠየቅ ደግሞ ሲኬቱ አብሮ ደስ መሰኘት በሰዎች መካከል ያለውን ግንኙነት ያጠናክራል። በሰራ ምክንያት የምናገኛቸው ሰዎች ለህይወታችን አዲስ ትርጉም የሚሰጡ ከሆነ ይሄም ጓደኝነትን የተሻለ ነገር ያረጓል ማለት ነው። እና በስራ ቦታ ብዙ ጓደኞች ሊኖረው ይችላሉ ማለት ነው

ሳንቲም ትቆጥባለህ የሚለው ጥያቄ በጣም አስፈላጊና ወቅታዊ ነው። ገንዘብ መቆጠብ ማለት ዛሬ የምትፈልገውን ነገር ትተህ ነገ ለምትፈልገው ትልቅ አላማ መዘጋጀት ማለት ነው። እንደ እኔ እንደ እንደምጠይቀው ሰው ስለ ቁጠባ አስፈላጊነት ስላለው ጥቅም እና እንዴት በትንሹ በትንሽ መጀመር እንደምንችል በዝርዝር እናገራለሁ ማለት ነው። ቁጠባ የነጻነት መሰረት ነው ማለት ነው። ብዙ ሰዎች ገንዘብ ሲኖረኝ እቆጥባለሁ ይላሉ ነገር ግን እውነታው ቁጠባ የሚጀመረው ከገንዘብ ብዛት ሳይሆን ካለን አመለካከት ነው። መቆጠብ ማለት ለስራህ ነጻነት መግዛት ማለት ነው። ዛሬ የምትቆጥባት እያንዳንዷ ሳንቲም ነገ አስቸጋሪ እውነታ ሲገጥም ከሰው እጅ እንድትድን ወይም ደግሞ ጥሩ የስራ እድል ሲመጣ መነሻ ካፒታል እንዲሆንህ ታደርጋለች። ቁጠባ የጭንቀት ጠላት የሰላም ወዳጅ ነው ማለት ነው። ጠብታ ያዘለች የትናንት ሳንቲም ሀይል ማለት ነው። ጠብታ ያዘለች ድስት ትሞላለች እንደሚባለው ጠብታ ያዘለች ድስት ትሞላለች እንደሚባለው ትናንሽ ሳንቲሞች ንቆ አለመተው ትልቅ ብልሃት ነው። ብዙ ጊዜ በየቀኑ ለምናወጣቸው ጥቃቅን ነገሮች የምንከፍለው ገንዘብ ተደምሮ በወር መጨረሻ ትልቅ ድምር ይሆናል። ለምሳሌ በየቀኑ የምትጠጣው አንድ ቡና ወይም የምትገዛው አላስፈላጊ ነገር ብትቀንስ በአመት መጨረሻ ላይ ለትልቅ ነገር የሚሆን ገንዘብ ታገኛለህ። ለምሳሌ የሳንቲም ሳጥን። በቤቱ አንድ ትንሽ ሳጥን አዘጋጅተህ በየቀኑ ከኪስ የሚቀሩትን ሳንቲሞች ትናንሽ ኖቶችን ብትጨምርባችሁ ከጥቂት ወራት በኋላ ስትከፍተው የሚሰጥ ደስታን እርካታ ልዩ ነው። እንደገና ደግሞ የቁጠባ ዘዴዎች አሁን ለምሳሌ ለጀማሪዎች መጀመር መጀመሪያ ለራስህ ክፈል ማለት ነው። ደሞወዝ ወይም ገቢ ሲያገኝ አብዛኛው ሰው መጀመሪያ እዳ ይከፍላል ለቤት ኪራይ ለምግብ ያወጣል ከዚህ የተረፈውን ለምግብ ያበስላል። ይህ ስህተት ነው። ትክክለኛው መንገድ ግን ገቢ እንደደረሰ መጀመሪያ የተወሰነውን ለምሳሌ አስር ፐርሰንቱን ለቁጠባ ማውጣት ነው። የቀረውን ገንዘብ ለሌሎች ወጪዎች ማበቃቃት ትለምዳለህ ማለት ነው። እንደገና ደግሞ ፍላጎትና አስፈላጊነት መለየት አንድ ነገር ከመግዛትህ በፊት ይህ ነገር በእውነት አሁን ያስፈልገኛል? ወይ ዝም ብሎ ተመችቶኝ ነው የገዘሁት ብለህ ራስህን መጠየቅ። ፍላጎትና እና አስፈላጊት መለየት የቁጠባ ትልቅ ጥበብ ነው ማለት ነው። ቁልፍ ነው ማለት ነው። የወጭ መዝገብ ይኑርህ በየቀኑ የምታወጣውን ገንዘብ በደፍተርህ ላይ ወይም በስልክ መዝገብ። ገንዘብ የት እኔ እንደሚባክን ደግሞ ለማወቅ ይረዳሃል ማለት ነው። ይሄን ለማስተካከል እንደ መረጃ ሆኖ ያገለግላል ማለት ነው። እንደገና ደግሞ ለምን አላማ እንቆጥባለን ሚለው ያለአላማ መቆጠብ አሰልች ሊሆን ይችላል። ስለዚህ ግብ ይኖረን። ለድንገተኛ አደጋ እንደ መታመም ወይም ከስራ መቀነስ ያሉ ድንገተኛ ነገሮች ሲገጥሙ የሚሆን የሶስት ወይም የስድስት ወር ወጪን የሚሸፍን ገንዘብ ማስቀመጥ። ለቤት ወይም ለንብረት የራስን ቤት ለመስራት ወይም መኪና ለመግዛት። ማቀድ ለኢንቨስትመንት ገንዘብ ተኝቶ ሊቀር ሳይሆን ነገ ሌላ ገንዘብ እንዲያመጣህ ወደ ንግዱ ለመግባት ማለት ነው። ይሄን ገንዘብ መቆጠብ ያስፈልጋል ማለት ነው። አሁን ዛሬ ያለ አንድ ብር ነገ ካለ ዜሮ ብር ይበልጣል ቁጠባ እንደ ስስት አትየው። ለምሳሌ ይልቁንም እንደ ብልህነት እና እንደ ራስ መውደድ ቁጠረው። ዛሬ የምትቆጠባቸው ሳንቲሞች ነገ ያመሰግናል። በኢትዮጵያ ባህል ውስጥ ያለው እቁብ ራሱ ትልቅ የቁጠባና የመረዳጃ ጥበብ ነው። አንተም በእቁቡ ይሁን በባንክ ቁጠባ ዛሬውን የመጀመር ሳንቲም ጣል ማድረግ ተገቢ ነው ማለት ነው። በተጨማሪ ቁጠባ ስናስብ ከአካላዊ ገንዘብ ባለፈ አመለካከታችንም ስለመቆጠብ ማንሳት ይኖርብናል ማለት ነው። ብዙም ጊዜ ነገ እቆጥባለሁ ወይም ገቢየ ሲያድግ እጀምራለሁ የሚሉ ሰበቦች የቁጠባ ዋናኛ ጠላቶች ናቸው። እውነታው ግን ቁጠባ ልምድ እንጂ የሀብት መጠን አይደለም ማለት ነው። ትንሽ ያላጠራቀመ ሰው ብዙ ሲኖረው አጠራቅምም ምክንያቱም ፍላጎቶች ከገቢ ጋር አብረው ስለሚያድጉ ማለት ነው። ስለዚህ ዛሬ ባለን ጥቂት ሳንቲም መጀመሪያ ነገ ለሚመጣው ትልቅ ሀብት መሰረት መጣል ነው። ማለትም ሳንቲሞች መቆጠብ ማለት ለራስ ያለን ክብር ማሳየት ነው። ምክንያቱም ለለፋበት ገንዘብ ዋጋ እየሰጠ መሆንህን ያሳያል ማለት ነው። ሌላው ትልቅ ቁም ነገር ደግሞ ቁጠባና ከቤተሰብ ከልጆች ጋር ማላመድ ነው ማለት ነው። በቤት ውስጥ ለልጆች የሳንቲም ማስቀመጫ ካዝና በመግዛት ሳንቲም እንዲቆጥብ ማበረታታት ከልጅነታቸው ጀምሮ የገንዘብ አያያዝ እና ጥበብ እንዲቀስም ያደርጋቸዋል። ይህን ነገር በራሳቸው ሲቆም በገንዘብ አያያዝ እንደይቸገሩ ትልቅ ይሆንላቸዋል ማለት ነው። እንዲሁም በባልና በሚስት በጓደኛሞች መካከል የጋራ የቁጠባ አላማ መኖር ግንኙነትን ያጠናክራል። አንዱ የሌላውን እንዲያበረታታ ይረዳናል። አንድ ሰው ከመቶ ሰው ይሻላል። እንደሚባለው በጋራ የሚደረገው የቁጠባ ፈጣን ውጤት ያመጣል ማለት ነው። ስለዚህ ሳንቲም እንቆጥባለን ባአቅማችን ማለት ነው። አመሰግናለሁ ሀሳቤን ስለአዳመጥከኝ ወይም ስለተቀበልከኝ ማለት ነው

የስራ ጊዜው እንዴት ነው የስራ ሰዓት ወይም ጊዜ አጠቃቀም በህይወታችን ውስጥ ካሉ ትላልቅ ፈተናዎች ውስጥ አንዱ ነው ጊዜ ዝም ብሎ የሚሄድ ሰዓት ሳይሆን መልሰን የምናገኘው መልሰን የማናገኘው የህይወታችን ቅጣት ነው ማለት ነው። እንደ አንድ የቅርብ ጓደኛውን የስራ ሰዓት እንዴት ውጤታማ አስደሳች ሚዛናዊ የማድረግ እንደምንችል በዝርዝር መናገር እወዳለሁ ማለት ነው። አሁን የጠዋት አጀማመር የቀኑ መሰረት ነው ጠዋት ላይ ማለት ነው የስራ ሰዓት የሚጀምረው ቢሮ ስትገባ ሳይሆን ጠዋት ከአልጋ ስትነሳ ነው ጠዋት ላይ እምታደርጋቸውን ነገሮች የቀኑን መንፈስ ይወስኑታል። በጊዜ መነሳት በረጅሙ ተነስተህ ራስህን ለማዘጋጀት ጊዜ ስታገኝ ቀኑን በሰላም ትጀምራለህ ረፍዶብህ ስትነሳ ግን ቀኑን በጭንቀትና በሩጫ የምታሳልፉ ይሆናል ማለት ነው። እንደገና ደግሞ የእቅድ ዝግጅት ወደ ስራ ከመግባት በፊት ዛሬ መከናወን ያለባችው ሶስት ዋና ዋና ነገሮች ይለያል። ሁሉ ነገር ነገር በአንድ ጊዜ ለመስራት ከመሞከር ዋና ዋናዎቹን መለየት አእምሮውን እንዲያተኩር የረዳዋል ማለት ነው። እንደገና ደግሞ የስራ ሰዓት ትኩረት ሊኖር ይገባል። ለምሳሌ በስራ ሰዓት ውስጥ ስራ የበዛበት መሆን እና ውጤታማ መሆን የተለያዩ ነገሮች ናቸው። ብዙ ጊዜ ስልካችን በማየት በማያስፈልጉ ወሬዎች በኢሜል ብዛት ጊዜያችን ይባክናል። ትኩረት የሚሰርቁ ነገሮችን ማስወገድ ስራ ላይ ስትሆን በተለይ አዳጋች የሆኑ ስራዎች ስትሰራ ስልክህን ለጥቂት ጊዜ አርቀህ አስቀምጥ። ለጥቂት ደቂቃዎች እረፍት መውሰድ ከአእምሮአችን ለረጅም ሰዓት በአንድ ነገር ላይ ማተኮር ስለማይችል በየሰአቱ ለአምስት ወይም ለአስር ደቂቃ ተነስተህ መዘርጋት መረጋጋት ውሃ መጠጣት ወይም መስኮት ከፍቶ ንጹህ አየር መተንፈስ ቀጣዩን ሰዓት በንቃት እንድትሰራ ይረዳሀል ማለት ነው። እንደገና ደግሞ የምሳ ሰዓት እና ማህበራዊ ግንኙነቶችን በተመለከተ እዚህ ጋርም ስለሚገናኝ ማለት ነው። የምሳ ሰዓት ስለ ለሰውነት ምግብ የምንሰጥበት ብቻ ሳይሆን አእምሮን ከስራ ወጥተህ የምታሳርፍህ ጊዜ መሆን አለበት ማለት ነው። ከስራ ባልደረቦችህ ጋር በምሳ ሰዓት የምታደርገው ጨዋታ በስራ ቦታ ያለህን ትስስር ያጠናቅራል። ነገር ግን በምሳ ሰዓት ስለ ስራ ብቻ ማውራት አድካሚ ሊሆን ይችላል። ስለዚህ ከአስደሳች ነገሮች ማውራት ከጓደኛ ጋር ምሳ እስከሚደርስ መጫወት ስለ ኳስ ማውራት ስለ ፊልም ማውራት ወይም ቀኑ እንዴት እንደነበረ የድሮን እያስታወስ ማውራትና መጫወት ለአእምሮ እረፍት ወይም መረጋጋት ይሰጣል ማለት ነው። እንደገና ደግሞ ከስራ በኋላ ያለው ጊዜ የስራ ሰዓት ሲያበቃ የስራ ሀሳብም እዚሁ ቢሮ እንዲቀር ማድረግ ትልቅ ጥበብ ነው። ብዙዎቻችን ቤታችን ገብተን ስለ ስራ ስንጨነቅ እናናለን ይሄ ደግሞ ለቀጣዩ ቀን ዲካምን ይወልዳል ማለት ነው። የመዝጊያ ስነ ስርዓት ይኖርህ ቢዞ ቢሮ ከመውጣት በፊት ነገ የምትጀምርበትን ነገር አዘጋጅተን ጠረንቤ ህፃን አጽድቶ ይህ ለውስጣዊ ማንነት የዛሬ ስራ አብቅቷል የሚል መልእክት ይሰጣል ማለት ነው። ለስራህና ለቤተሰብህ ጊዜ ስጥ ከስራ በኋላ ያለው ጊዜ ራስህን ባትሪ የምታስሞላበት ጊዜ ነው። ከልጆችህ ጋር ትጫወታለህ መጽሐፍ ማንበብ ወይም መዝሙር ማዳመጥ ለነገው ስራ አዲስ ጉልበት ይሰጣል ማለት ነው። እንደገና ደግሞ የትርፍ ሰዓት በተመለከተ ደግሞ አንዳንዴ ስራ ሲበዛና ትርፍ ሰዓት መስራት ሊኖርብን ይችላል ይህም አልፎ አልፎ ሲሆን ችግር የለውም። ነገር ግን ሁል ጊዜ ትርፍ ሰዓት የምትሰራ ከሆነ የአሰራር ዘዴን መመርመር ይኖርብን ብልህ ይሰራል እንጂ ብዙ አይለፋም እንደሚባለው ማለት ነው። በስራ ሰዓት ውስጥ ውጤታማ መሆንን አረጋግጥ። ጊዜ የህይወት ትልቁ ሀብት ነውና ማለት ነው። በስራ ሰዓት በታማኝነት በትጋት መስራት በእረፍት ሰዓት ደግሞ በሚገባ ማረፍ ሰአቱን በአግባቡ የምታከብር ከሆነ ስራህ ይባርክሀል ስራህ ይባረካል ህይወትህን ሚዛኑን ይጠብቃል ለሰአት ክብር ስትሰጥ ሰዎችም ለጊዜና ለስራ ክብር መስጠት ይጀምራሉ ማለት ነው። እንደገና ደግሞ የሰዓት አጠቃቀማችን ስናስብ የስራ ጥራት እንደሚበልጥ መገንዘብ ይኖርብናል። ብዙውን ሰዓት ቢሮ መቆየት ብቻውን ውጤታማ አያደርግም ይሉቅንም የተሰጠን ስምንት ወይም ከዚያ በላይ በሆኑ ሰዓታት ውስጥ ምን ያህል ትርጉም ያለው ስራ አከናውኛለሁ? የሚለውን ዋና ቁም ነገር አንዳንዴ በስራ ሰዓት ውስጥ የሚፈጠሩ ጠቃቅን የጊዜ ሌቦች አሉ። ለምሳሌ ሳንጨርስ ከአንድ ስራ ወደ ሌላ ስራ መዝለል አእምሮአችን ያደክማል እንጂ ስራውን አያቀላጥፈውም ማለት ነው። እንደገና ደግሞ አንድ ስራ ጀምሮ መጨረስ ከዚያም ወደ ቀጣዩም የመሸጋገር መሸጋገር የስራ ሰዓታችን በአግባቡ እንድንጠቅም ይረዳናል። ይህም ልምድ ደግሞ በስራችን ያለን በራስ መተማመን ስሜት ይጨምራል ማለት ነው። ሌላኛው ደግሞ ትልቅ ነጥብ ደግሞ የስራ ሰዓትን የቴክኖሎጂ አጠቃቀም ነው። በአሁኑ ዘመን ስልካችን ላይ የሚመጡ የሶሻል ሚዲያ መሬቶች የስራ ሰዓታችን በከፍተኛነቱ ይሻማሉ ማለት ነው። ስለዚህ የስራ ሰአታችንን በአግባቡና በጊዜ መጠቀም ያስፈልጋል ማለት ነው። የስራ ጊዜው እንዴት ነው? ለሚለው ይሄ ጥሩ ማብራሪያ እና ትልቅ ሀሳብ ይመስለኛል። አመሰግናለሁ ሀሳቤን ስለተቀበልከኝ

የተሻለ ነገር ማስተካከል ትችላለህ አዎ የተበላሸ ነገር ማስተካከል ትልቅ የህይወት ጥበብ ነው። የሆኑ ሁኔታዎችን መጠገን መቻል ትልቅ እርካታ ይሰጣል እንደ አሁን ለምሳሌ የተበላሹ ነገሮችን ስለማስተካከል ስላለው ስነልቦናዊ ፋይዳና እንዴት በተሻለ መንገድ ማከናወን እንደምትችል። በዝርዝር ሀሳቤን አቀርባለሁ ማለት ነው። አንደኛ የተበላሸ ነገር የማስተካከል ውበት ያሁን በአሁኑ የፍጆታ ዘመን ብዙ ሰዎች አንድ ነገር ሲበላሽ ወድያዉኑ ጥለው አዲስ መግዛትን ይመርጣል ነገር ግን የተበላሸ ነገር መጠገን በውስጡ ትልቅ ትግስትና ጥበብ አለው ማለት ነው። አንድ እቃ ስናስተካክል ለዚያ እቃ ዳግም ህይወትን እየሰጠነው ነው ይህም ደግሞ ብክነትን ከመቀነሱም በላይ እችላለሁ የሚል በራስ መተማመን ስሜትን ይፈጥራል ማለት ነው። በጃፓን ባሀል ኪንት ሱጊ የሚባል ጥበብ አለ የተሰበረ የሸክላ እቃን በወርቅ ቀለም መልሶ መጠገን ማለት ነው ይሄም እቃው ተሰብሮ ስለተጠገነ ይበልጥ ውብና ታሪካዊ እንዲሆን ያደርገዋል ማለት ነው። እንደገና ደግሞ በቤት ዉስጥ እቃ በቤት ውስጥ የሚገኙ ቁሳቁሶችን ማስተካከል አብዛኛውን ጊዜ በቤታችን ውስጥ የምንጠቀማቸው ተናንሽ ነገሮች ሲበላሹ በቀላሉ በራሳችን ማስተካከል እንችላለን። ለምሳሌ የቤት እቃዎችና መቆለፊያዎች የሚንጓጓ በር ወይም የማይቆለፍ መቆለፊያ ወይም የሚወዛወዝ ወንበር ጥቂት ቅባት ወይም ምስማርና ምዶሻ በመጠቀም ብቻ ሊስተካከሉ ይችላሉ ማለት ነው። እንደገና ደግሞ የኤሌክትሪክ እቃዎች እዚህ ጋር ጥንቃቄ ያስፈልጋል ነገር ግን አንዳንድ ችግር ዝም ብሎ የሽቦ መላላት ወይም የ የፊውዝ መቃጠል ሊሆን ይችላል ራስን ከመንካትህ በፊት ግን የኤሌክትሪክ ሀይል መቋረጡን እርግጠኛ ሆነን በጥንቃቄ በቀላሉ እንናስተካክላቸው እንችላለን ማለት ነው። እንደገና ደግሞ ልብሶች የተቀደደ ልብስ ሰፍቶ መልበስ ወይም የተሰበረ ዚፕን መቀየር ቁጥብነትን ያስተምራል ማለት ነው። እንደገና ደግሞ የተበላሸ ግንኙነትን ማስተካከል እንደ በሰውኛ ደረጃ ስናመጣው ማለት ነው። ከቁሳቁስ በላይ ደግሞ የተበላሸ የሰዎች ግንኙነት ማስተካከል ይበልጥ አስፈላጊ ነው። ከጓደኛ ከቤተሰብ ወይም ከስራ ባልደረባ ጋር ያለ ግንኙነት ሲበላሽ እንዲህ ማስተካከል ትችላለህ ማለት ነው። ለምሳሌ ስህተትን ማመን ጥገና የሚጀምረው ችግሩ የት እንደሆነ በማወቅ ነው። ይቅርታ አጥፍቻለሁ የሚል ትልቅ የግንኙነት ጥገና መሳሪያ ነው ማለት ነው። ማዳመጥ ልክ አንድን መኪና ለምን እንደማይነሳ ለመረዳት ሞተሩን እንደምትሰሙ ሁሉ ሰዎችንም በደንብ ማድመጥ ቅሬታቸው ምን እንደሆነ ስትረዳ ጥገናው ቀላል ይሆናል ወይም ማስተካከሉ ቀላል ይሆናል ማለት ነው። እንገና ደግሞ ጊዜ መስጠት አንዳንድ ቁስሎች ለመጠገን ጊዜ ይፈልጋሉ በግዴታ አሁኑኑ እንታረቅ ከማለት ይልቅ ሁኔታዎች እስኪረግቡ ድረስ ጊዜ መስጠት ማለት ነው። እንደገና ደግሞ አንዳንዴ የተበላሸውን እቃ ወይም ሌላ ሰው ሳይሆን የራሳችን አመለካከት ሊሆን ይችላል የተበላሹው ማለት ነው አይሆንም አንችልም ወይም ተስፋ የለውም የሚል አፍራሽ የሆኑ ሀሳቦችን ወደ ወደ አዎንታዊ መቀየር ትልቅ ጥገና ነው ማለት ነው። በየቀኑ የምንናገራቸው ቃላት ስናስተካክል ህይወታችን አብሮ ይስተካከላል ማለት ነው። እንደገና በህይወት ውስጥ ማንኛውም ነገር ሲበላሽ ወዲያውኑ ተስፋ የለውም ብለህ አለመደምደም ማንኛውም የተሰበረ ነገር የመገጠም እድል አለው። ጥገና ትዕግስትን ትኩረትን ፍቅርን ይጠይቃል። እቃዎች ስትጠግን ገንዘብ ትቆጥባለህ ግንኙነቶችን ስትጠግን ሰላምን ትመልሳለህ አመለካከትን ስጠግን ደግሞ ህይወትህን ትቀይራለህ ማለት ነው። እንደገና ደግሞ የተበላሸ ነገር የማስተካከል ሂደት ዉስጥ ትልቁ ቁልፍ ምክንያቱን መፈለግ ነው። አንድ ነገር ለምን እንደተበላሸ ካላወቅን የምናደርገው ጥገና ጊዜያዊ ብቻ ነው። ለምሳሌ አንዴ የሚፈስ የዉሀ ቧንቧ ዝም ብለን በጨርቅ ብናስረው ፍሰቱ ለጊዜው ሊያቆም ይችላል። ነገር ግን ዋናው ብልሽት ካልቀየርነው ችግሩ ተመልሶ መምጣቱ አይቀሬ ነው። በህይወታችን ውስጥ የሚያጋጥሙን ችግሮች እነዚህ ናቸው። በስራ ቦታ ወይም በቤት ውስጥ ሁል ጊዜ የሚደጋገም ግጭት ካለ ግን ይሄ ለምን ይሄ ይሆናል ብለን ወደ ዋናው መነሻ መሄድ አለብን። ችግሩ ከስሩ ስንፈታው ጥገናው ዘላቂ አስተማማኝ ይሆናል ማለት ነው። ይህ ደግሞ ነገሮችን ዳግም እንዳይበላሹ የመከላከያ መንገድ እንድንፈጥር ይረዳናል ማለት ነው። እንደገና ደግሞ ሌላ ልናስተውለው የሚገባ ነጥብ ሁሉንም ነገር ለብቻው ማስተካከል እንደማንችል ማመን ነው። አንዳንዴ ብልሽቱ ከእኛ አቅም በላይ ሊሆን ይችላል። በእንደነዚህ አይነት ጊዜያት ባለሙያ ማማከር ወይም የሌሎችን እርዳታ መጠየቅ የድክመት ሳይሆን የብልሃትነት ምልክት ነው። መኪና ሲበላሽ መካኒክ ጋር ብትወስደው ወይም ስሜትህ ቢጎዳና አማካሪ ስሜት ሲጎዳ አማካሪ ጋር መሄድ ነገሩ ይበልጥ እንዳይበላሽ እየጠበቀ ነው ማለት ነው። እንጂ በቲቢት ተወጥሮ ሁሉን እኔ አውቃለሁ ማለት ለበለጠ ጥፋት ይዳርጋል። ስለዚህ ማስተካከል ጥበብ እውቀት አንዱና ዋናኛው ነው። መቼ እርዳታ መጠየቅ እንዳለብን ማወቅ አንዱ ጥበብ ነው ማለት ነው። ስለዚህ የተበላሸን ነገር አስተካክላለሁ ማለት ነው። ስለ ሰጣችሁኝ እድል አመሰግናለሁ።

የክላውድ ማከማቻ ትጠቀማለህ ወይ የሚለው? በዘመናዊ አለም ውስጥ ካሉ ትልልቅ የቴክኖሎጂ በረከቶች አንዱ ነው አዎ ግን እጠቀማለሁ። ይህ ቴክኖሎጂ ምንድነው? እንዴት ነው ህይወታችን የሚያቀልልን በሚለው ሀሳብ ላይ ዝርዝር ሀሳብ እሰጣለሁ ማለት ነው። ክላውድ ስቶሬጅ ምንድንነው? በቀላል ቋንቋ ቀደም ሲል ቪድዮዎች ወይም ጠቃሚ ፋይሎችን የምናስቀምጠው በስልካችን ሚሞሪ በኮምፒውተር ወይም በፍላሽ ዲስክ ላይ ነበር። እነዚህ ነገሮች ግን ቢጠፉ ቢሰረቁ ወይም ቢበላሹ መረጃችን በሙሉ እናጣ ነበር። ክላውድ ስቶሬጅ ግን መረጃን በአንድ አካላዊ እቃ ላይ ሳይሆን በኢንተርኔት አማካኝነት። ደህንነቱ በተጠበቀ ትልቅ የዳታ ማዕከል ውስጥ ማስቀመጥ ማለት ነው። ማለት ግን ልክ ገንዘብ ቤት ውስጥ በሳጥን ከማስቀመጥ ይልቅ ባንክ እንደማስቀመጥ ማለት ነው። ለምን ክላውድ ስቶሬጅ መጠቀም አለብን? ደህንነት ነው አሁን ስልክ ቢጠፋ እንኳን ፋይሎቻችን በክላውድ ላይ ስለሚሆኑ አዲስ ስልክ ስትገዛ በኢሜልህ ብቻ ሁሉም መረጃህን ማግኘት ትችላለህ። ትውስታዎችህን ጠቃሚ ሰነዶችን መቼም አይጠፉም ማለት ነው። ከየትኛውም ቦታ ማግኘት ፋይሎች ክላውድ ላይ ካስቀመጥን አሜሪካ ሆነ አዲስ አበባ በስልክ ወይም ባህርዳር በስልክ ይሁን በኮምፒውተራችን መረጃችን ማየት እና መጠቀም እንችላለን። ፍላሽ ዲስክ ይዞ መዞር ያስቀራል ማለት ነው። ቦታን መቆጠብ የስልክ ሚሞሪ በፎቶ እና በቪዲዮ ሊሞላ ወደ ሊሞላ ይችላል ወደ ክላውድ በመጫን በስልክ ላይ ተጨማሪ ቦታ ማግኘት ትችላለህ ማለት ነው። እንደገና ደግሞ የታወቁ የክላውድ አይነቶች አሉ አብዛኞቹ ሳናውቀው ክላውድ ስቶሬጅን እየተጠቀምን ሊሆን ይችላል። ጎግል ድራይቭ ወይም ጎግል ፎቶ የምንለው አንድሮይድ ስልክ የምንጠቀም ከሆነ ፎቶአችን እና ፋይሎቻችን በነፃ ለማስቀመጥ በጣም ምቹ ነው። አይክላውድ የአይፎን ተጠቃሚዎች መረጃዎችን የሚያከማቹበት ነው። ድሮፕ ቦክስ የሚባል በተለይ ለስራ ፋይሎች ለትልልቅ ሰነዶች በጣም ታዋቂ ነው። ቴሌግራም የሚገርመው የቴሌግራም ላይ ለራስህ የምትልካቸው መልእክቶች እንደ አንድ የክላውድ ስቶሬጅ ሊያገለግሉ ይችላሉ ማለት ነው። ልንጠነቀቅባቸው የሚገባ ነገሮች ምንም እንኳን ክላውድ በጣም ጠቃሚ ቢሆንም አንዳንድ ጥንቃቄዎች ግን ያስፈልጋል። የይለፍ ቃል ጥንካሬ ማለት ነው። ይሄ ፓስዋርድ የምንለው የክላውድ አካውንትህ ይለፍ ቃል በሌላ ሰው ከተገኘ መረጃህን አደጋ ላይ ሊወድቅ ይችላል ስለዚህም ጠንካራ ፓስዋርድ መጠቀም እና ለሌላ ሰው አለመስጠት ወሳኝ ነው ማለት ነው። እንደገና ደግሞ ኢንተርኔት ፋይሎች ለመጫን ሆነ ለማውረድ ኢንተርኔት የግድ ያስፈልገናል ማለት ነው። እንደገና ክላውድን ከዘመኑ የስራ ባህል ጋር እንዴት ነው? ዛሬ ላይ ብዙ ሰዎች በጋራ የሚሰሩት በክላውድ አማካኝነት ነው። አንተ እዚህ አዲስ አበባ ሁነህ ወይም እኔ ባህርዳር ሆኜ የምንጽፈውን ሪፖርት ለሌላ የስራ ባልደረባ ናዝሬት ወይም ባህር ዳር ሆኖ ወዲያውኑ ማየት እና ማስተካከል ይችላል ይህ አሰራር ጊዜን ይቆጥባል። ስራ እና ቅልጥፍናን ይጨምራል ማለት ነው። እንደገና ደግሞ በቴክኖሎጂ አለም ውስጥ መረጃን ሀብት ነው ይህንን ሀብት ደግሞ በአስተማማኝ ቦታ ማስቀመጥ ብልህነት ነው ማለት ነው። ፎቶዎችን የስራ ሰነዶችን በአንድ አጋጣሚ እንዳይጠፋብህ ዛሬውኑ የክላውድ ስቶሬጅ መጠቀም ብትጀምር ይመረጣል። መጀመሪያ ላይ ግራ ሊያጋባ ይችላል ነገር ግን ከለመድከው ህይወትህ ምን ያህል እንደሚያቀልልህ ትረዳለህ ማለት ነው። እንደገና ደግሞ በተጨማሪ ክላውድ ስቶሬጅን ስንጠቀም ማሰብ ያለብን ነገር ዘላቂነትን ነው። ብዙ ጊዜ ፋይሎች በክላውድ ላይ ዝም ብለን ስንጭን ቦታው ሊሞላ ይችላል ስለዚህም በየጊዜው አላስፈላጊ የሆኑ ፋይሎችን እያጠፋን ዲጂታል ዲጂታል ጽዳት ማድረግ አስፈላጊ ነው ማለት ነው። ለምሳሌ አምስት ጊዜ የተነሳነውን ተመሳሳይ ፎቶ ሁሉን ክላውድ ላይ ከመጫን አንዱን መርጦ ሌሎቹን ማጥፋት ቦታን ከመቆጠብ ባለፈ ፋይሎችን በፈለግን ጊዜ በቀላሉ እንድናገኝ ይረዳል ማለት ነው። እንዲሁም ለፋይሎች ስም መስጠት በፎልደር መከፋፈል ነገ በምትፈልግበት ጊዜ በሰከንዶች ውስጥ እንድናገኝ ይረዳናል ማለት ነው። ነገ እንደ አዲስ ስንፈልጋቸው ቶሎ እንድናገኛቸው ይረዳናል ማለት ነው። ሌላው ትልቅ ነጥብ የክላውድ ስቶሬጅ ነፃ ስሪቶች እና የሚከፈልባቸው ስሪቶች ጉዳይ ነው። አብዛኛው ካምፓኒዎች እንደ ጎግል ያሉ የተወሰነ ጌጋ ባይት ለምሳሌ አስራ አምስት ጂቢ በነፃ ይሰጡሃል። መረጃ ከዚያ በላይ ሲሆን ግን ወርሃዊ ክፍያ በመክፈል ቦታውን ማስፋፋት ትችላለህ። ይሄ ክፍያ መረጃ ከሚጠፋበት አደጋ ጋር ሲነጻጸር በጣም አነስተኛ ነው። በተለይ ለንግድ ስራ ወይም ለትልልቅ ፕሮጀክቶች ክላውድ መጠቀም እንደ ዋስትና ይቆጠራል። አንዳንዴ ኮምፒውተራችን በቫይረስ ሊጠቃ ወይም ሀርድዌሩ ዲስኩ ሊቃጠል ይችላል። በክላውድ ላይ ካለ ግን ፋይሉ ግን ከእንደዚህ አይነት አደጋ ነፃ ይሆናል ማለት ነው። በመጨረሻም ክላውድ ስቶሬጅ ለግል ህይወታችን ብቻ ሳይሆን ለቤተሰባችን ትዝታ ማቆያነት መጠቀም ይቻላል። የቤተሰብ ፎቶዎች በጋራ ፎልደር ውስጥ በማስቀመጥ ሁሉም የቤተሰብ አባላት ከየቤታቸው ሆነው እንዲያዩት እና የራሳቸውን ፎቶ እንዲጨምሩ ማድረግ ይችላል። ይሄ ቴክኖሎጂ በዲጂታል መንገድ ይበልጥ እንዲቀራረብ ያደርጋል። ስለዚህም ወዳጄ መረጃ ላይ ማስቀመጥ ትልቅ ጥቅም አለው ማለት ነው። የዘመኑ የግድ አስፈላጊ ተግባር ነው። እና ቴክኖሊጂውን አለመፍራት ይልቁንም ህይወትን እንዲያሻሽልልህ መጠቀም ጥሩ ነው ማለት ነው። እና እኔም እጠቀማለሁ ሌሎችም እንዲጠቀሙ እመክራለሁ ማለት ነው። ስለ ሀሳቤ አመሰግናለሁ